ለሌሎች ማስተማር እችላለሁ አዎ በመጀመሪያ ማስተማር ማለት አንድ እኔ ያለኝን ነገር ለሌሎች ማካፈል ማጋራት እነሱ የማያውቁትን ነገር መናገር ማለት ነው። ለሌሎች ማስተማር ማለት እኔ ደግሞ ለሌሎች ማስተማር እችላለሁ። ያለኝን ነገር ለሌሎች መስጠት እችላለሁ። ያለኝን ነገር ለሌሎች ማካፈል እችላለሁ። ማስተማርን እወዳለሁ። እንደገና ደግሞ በውስጤ የማስተማር ክህሎት አለ። ማስተማር ተሰጥኦ አለኝ። እና ለማስተማር ደግሞ ከሌሎቹ በተለየ ጉጉት አለኝ። እና ለሌሎቹ ማስተማር እችላለሁ እኔ ማስተማር ስንል በተለያየ ቦታ ሊሰጥ ይችላል። ማስተማር በትምህርት ቤት ውስጥ ሊሰጥ ይችላል። ማስተማር እንደዚሁ ከታላቅ ለታናሹ ሊሰጥ ይችላል። ማስተማር በተለያየ መንገድ ሊሆን ይችላል። ለምሳሌ አንዳንድ ቦታ ላይ አስተማሪ ለተማሪ በ ጠመኔ ሊያስተምር ይችላል። እንደገና ደግሞ እንደዚሁም ሰዎች ቁጭ ብለው እርስ በእርስ ሊማማሩ ይችላሉ። እኔ ማስተማርን እችላለሁኝ አስተምሬም አውቃለሁኝ። ብዙ ጊዜ ለልጆች ለትልልቅ ሰዎች ለጓደኞቼ ለቤተሰቦቼ ማስተማርን ችያለው። እንደዚሁም ደግሞ አሁንም ሰው ሰራሽ አስተውሎት የሆነውን ቋንቋ እያስተማርኩኝ እገኛለሁ በዚህ ስራ ላይ። ስለዚህ እኔ አስተምራለሁ ለሌሎችን ማስተማር እችላለሁ ለሌሎችን እውቀትን ማጋራት እችላለሁ። ሌሎችን እውቀት ማካፈል እችላለሁ። በውስጤ ያለኝን እውቀት ሳልሰስት እሰጣለሁ። በተደጋጋሚም ደግሞ ይህንን በማስተማር አሳይቻለሁ። በብዙ መንገድ እያስተማርኩኝ ነበረ። በተለያየ አጋጣሚዎች ላይ ትምህርትን አስተምሬ አውቃለሁ። ማስተማር እጅግ ደስ የሚል ሙያ ነው። ማስተማር በጣም ደስ የሚል ሙያ ነው። በሌሎችም ሰዎች ማስተማርን እንዲጀምሩ እንዲችሉ አበለታታለሁኝ። እኔ በተለያየ መንገድ ላይ እነዚህን የማስተማር ስራዎችን እየሰራሁኝ ነበረ። በበጎ ፍቃደኝነት ሄጄ ሳስተምር ነበረ። እንደገና ደግሞ እንደዚሁም ትምህርት ቤት ውስጥ ላልገባቸው ሰዎች እያስተማርኩኝ ነበረ። ማስተማረን እችላለሁኝ ብዙ ጊዜ አስተምሬያለሁኝ። ማስተማር አንዱ ውስጤን የሚያስደስተኝ ነገር ነው። ውስጤን ደስ ከሚያሰኙኝ ነገሮች መካከል አንደኛውና ዋነኛው ነው። ማስተማር ብዙ ጊዜ ለሌሎች እንዲያስተምሩ እድሉን አመቻችቻለሁ። እድሉን ሰጥቻቸዋለሁ እንደዚሁም እነሱም እያስተማሩ ማስተማር እንዴት ደስ እንደሚል ምላሽን ሰጥተውኛል። በጣም ነው ደስ ያለኝ እንደዛ ሲሉኝ ለኔ። እና እንደዚሁ ማስተማር እችላለሁኝ። አስተምሬም አውቃለሁ። ብዙ ጊዜ ታናናሽ ወንድሞች ስላሉኝ ለእነሱ ትምህርትን እሰጣለሁ ያልገባቸውን ነገር አስተምራቸዋለሁ። ቋንቋ አስተምራቸዋለሁኝ። ብዙ ጊዜ ትምህርትን እሰጣለሁ ማስተማርን እንችላለሁ። እና ማስተማር ያልጀመራችሁ ሰዎች እንድታስተምሩ መልእክትን አስተላልፋለሁኝ። ማስተማር ደስ የሚል ሙያ ነው። የተከበረ ሙያ ነው። ስለዚህ ማስተማር ደግሞ የአስተማሪዎች ስራ ብቻ አድርገን መውሰድ የለብንም። እና ማስተማርን የሁሉም ስራ ነው። ሁሉም ያስተምራል። ማስተማር ይችላል የማስተማር ክህሎት አለው። ለአንዳንዶች ብቻ የተሰጠ ነገር አይደለም። ለሁሉም ማስተማር ይችላል። እና እኔ ማስተማርን እችላለሁኝ። አስተምሬም አቃለሁኝ። ጠቅለል አድርጌ ስናገር ማስተማር በተለያየ መንገድ ሊሰጥ ይችላል በክፍሉ ውስጥ ሊሰጥ ይችላል። እንደገና ደግሞ በታላቅ ለማያውቅ ለሚያውቁ ሚያውቁ ለማያውቁ ሰዎች ሊሰጡ ይችላሉ። በተለያየ መንገድ ማስተማር ሊሰጥ ይችላል። ማስተማር ደስ የሚል ሙያ ነው። ብዙዎች እንዲያስተምሩ እድሉን ብንሰጥ ጥሩ ነው። እኔ ማስተማርን እችላለሁኝ አስተምሬም አውቃለሁኝ። ሌሎችም ደግሞ እንዲያስተምሩ እድሉን አመቻቻለሁኝ። ያለው ነገር ይሄ ነው

እሺ ጥያቄው በምንጣፍ ላይ ትቀመጣለህ ወይ የሚል ነው? ጥያቄውን ሳብራራው አዎ በምጣፍ ላይ እቀመጣለሁኝ እኔ ምክንያቱም ደግሞ ለምንድነው ብዙ ጊዜ ላይ ጀርባዬ ላይ ምናምን አሁን ህመም ምናምን ሲኖድረኝ በደንብ እንዲመቸኝ ጀርባዬን ለቀቅ ለቀቅ እንዲያደርገኝ ምን አደርጋለሁኝ እኔ ምንጣፍ ላይ እቀመጣለሁኝ። ብዙ ጊዜ ደግሞ ሶፋ ላይ ምናምን ምቾት ሳይሰጠኝ ሲቀር ምን አደርጋለሁኝ ሄጄ ምንጣፍ ላይ እቀመጣለሁኝ ማለት ነው። እኔ ብዙ ጊዜ በሀገራችንም የተለመደ ነገር ነው ምንጣፍ ላይ መቀመጥ ምንጣፍ ላይ መቀመጥ ብዙ ጊዜ በእስልምና ሃይማኖት ላይ ያሉ ሰዎች የሚያደርጉት ተግባር ነው። ቤታቸው ሲኬድ የእስልምና የሚከተሉ ሰዎች ቤታቸው ሲኬድ፤ ምንድነው የሚያደርጉት በባህል ሄደው ቤታቸው ውስጥ ምንድነው ያለው ብዙ ጊዜ ሶፋ ሳይሆን ያለው ምንጣፍ ነው ያለው ስለዚህ ምንጣፍ ላይ ይቀመጣሉ ማለት ነው። እነሱ እና ብዙ ጊዜ በዚህ ባህል ምክንያት እኛም ስንሄድ የእነሱ ቤት ሄደን ምንጣፍ ላይ እንቀመጣለን፤ ስለዚህ ምንጣፍ ላይ መቀመጥ የተለመደና በሀገራችን ባህል ላይ የታወቀ ነገር ስለሆነ ምንጣፍ ላይ እቀመጣለሁኝ እንደዚሁም ደግሞ ቅድም እንዳነሳሁት ምንጣፍ ላይ ስንቀመጥ የተለያዩ የእግር ህመሞች፤ የጀርባ ህመሞች፤ ይለቁናል እንደዚሁም ደግሞ ለመመሰጥ ተመስጦ ለመቀመጥ በጣም ይረዳናል። አሪፍ ነው ቆንጆ ነው ይመቻል። ራሳችንን ሰውነታችንን ለቀቅ እንድናደርግ ያደርገናል። ይሄ ምንጣፍ ላይ የመቀመጡ ነገር ማለት ነው። ምንጣፍ ላይ ስንቀመጥ ታዲያ ብዙ ጊዜ ማየት ያለብን ነገር ምንድነው? አንደኛ ምንጣፉ ተጸድቷል ወይ? የሚለውን ነገር መመልከት አለብን ምንጣፉ ተጸድቷል ወይ? ይሄ ምንጣፍ ንጹህ ነው ወይ? ምንጣፉ ላይ ብቀመጥ እኔን ያቆሽሸኛል ወይ የሚለውን ነገር መመልከት አለብን ማለት ነው እኛ። ስለዚህ ብዙ ጊዜ ምንድነው የምናደርገው መጀመሪያ ምንጣፍ ላይ ከመቀመጣችን በፊት ያ ምንጣፍ ንጹህ ነው ወይ ይሄ ምንጣፍ ትክክል ነው ወይ? ብቀመጥበት አያቆሽሸኝም ወይ? ልብሴ አይቆሽሽም ወይ? የሚለውን ነገር መመልከት አለብን በመጀመሪያ ከዛም በኋላ እሱን ከተመለከትን በኋላ እሱን ካረጋገጥን በኋላ ምንድነው የምናደርገው ቀጣይ ላይ ደግሞ እንሄድና ስንቀመጥ እንዳንጎዳ ቀስ ብለን ሄደን ቁጭ እንላለን ማለት ነው። ከዛም በኋላ ከተቀመጥን በኋላ ምንድነው የምናደርገው ከተቀመጥን በኋላ ራሳችንን ለቀቅ አድርገን፤ ሰውነታችንን ለቀቅ አድርገን፤ ዙሪያችን ካሉ ሰዎች ጋር ልናወራ እንችላለን፤ ምግብ ልንመገብ እንችላለን እንደዚሁም ደግሞ የተለያዩ ስራዎች ካሉብን ልንሰራ እንችላለን ምንጣፍ ላይ ተቀምጠን። ስለዚህ እኔ ምንጣፍ ላይ እቀመጣለሁ፤ እንደዚሁም ደግሞ እኔ ብቻ ሳልሆን በዙሪያዬ ያሉ በአካባቢዬ ያሉም ሰዎች እንደገና በምንጣፍ ላይ ይቀመጣሉ። ምንጣፍ ላይ መቀመጥ የሚባለው ነገር አዲስ ያልሆነና የተለመደ ነገር ሲሆን ይሄን ነገር ደግሞ በብዙ ሰዎች በአካባቢያችንም ያሉ ሰዎች እንደዚሁም ደግሞ በባህላችንም የተለመደ ነገር ስለሆነ ይቀመጣል ሰው። ምንጣፍ ላይ መቀመጥ የተለመደ ነገር ነው። ሀሳቤን ስጠቅልለው ምጣፍ ላይ መቀመጥ የተለመደ ነገር ነው። ነገር ግን ምንጣፍ ላይ የምንቀመጠው ለምንድነው የሚለውን ስናረጋግጥ ወይም ደግሞ ስናጠቃልል ሰውነታችንን ለቀቅ ለማድረግ እንቀመጣለን፤ እንደዚሁም ደግሞ ዙሪያችን ያሉት ሰዎች ሲቀመጡ አብረን ተቀምጠን ለማውራት፤ ለመሳሳቅ እንቀመጣለን። እንደዚሁም ደግሞ ምንድነው ሁለተኛ የምናደርገው ነገር ደግሞ ምንጣፉ ንጹህ ነው ወይ? የሚለውን ነገር አረጋግጠን መቀመጥ አለብን ማለት ነው። ስንቀመጥ ምክንያቱም ደግሞ ልብሳችን ሊቆሽሽ ይችላል ልብሳችን ከቆሸሸ ደግሞ ማጠብ ስላለብን አስቀድመን ምንጣፉን አጽድተን መቀመጥ እንዳለብን ብዙ ጊዜ በብዙ ሰዎች ጥቆማም ይደረጋል ምክርም የሚሰጥ ስለዚህ ያለው ነገር ይሄ ነው እኔ ምንጣፍ ላይ መቀመጥ እችላለሁ።

እሺ ጥያቄው መብራት ሲቆረጥ ምን ታደርጋለህ? የሚል ጥያቄ ነው። በመጀመሪያ መብራት የምንለውን ነገር ብርሃን የሚሰጥን፣ በጨለማ ሰዓት ላይ የምናበራው፣ እንደ ብርሃን የምንጠቀመው፤ ብርሃን በሌለበት ሰዓት የምንጠቀመው ነገር ነው ማለት ነው። መብራት የምንለው ነገር። እና ይሄ መብራት በተለየ አጋጣሚ ለኛ ብርሃንን ሊሰጥን ይችላል። ይሄ ብርሃን የሚሰጥን ነገር አንድ የማይታየንን ነገር እንዲታየን ብርሃን ሆኖ ያሳየናል፣ ከጨለማ ይጠብቀናል። አሁን ከጨለማ ሲጠብቀን ደግሞ ምን ምን ነገሮች አሉ? ከጨለማ ሲጠብቀን ከተለያዩ አደጋዎች እንታደጋለን ማለት ነው። ነገር ግን ይሄ መብራት የምንለው ነገር ጥቅም እንዳለው ሁሉ አንዳንድ ደግሞ አላስፈልጋ የሆኑ ጉዳቶች ሊኖሩት ይችላሉ። ድንገት ሊፈጠሩ የሚችሉ። ለምሳሌ ያክል ከተመለከተን መብራት ሰውን የሚይዝ ነገር ስለሆነ በጥንቃቄ ካልተጠቀምነው፣ በጥንቃቄ ካልተመለከትነው ይሄ ነገር ሰውን ይይዝ እና ሊጎዳ፣ ሊገድል ሰውን አካል ሊያጎድል የሚችል ነገር ነው ማለት ነው ይሄ ነገር። እናም መብራት ሲቆረጥ ምን ታደርጋለህ? ለሚለው የመጀመሪያው እና ዋነኛው ጥያቄ ስመለስ መብራት ሲቆረጥ ከሚደረጉ ጥንቃቄዎች መካከል ዋነኛው ነገር ምንድን ነው? አሁን ለምሳሌ መብራት ሲቆረጥ ምን እናደርጋለን? የመጀመሪያው ጥንቃቄ ባልቦላ ማጥፋት ነው። በመጀመሪያ ማድረግ ያለብን ነገር ባልቦላ ወይም ደግሞ የመብራቱን ዋና መቆጣጠሪያ ማጥፋት ነው ያለብን። ይሄ ደግሞ ለምንድን ነው? መብራቱ ሲቆረጥ ከሚያመጣው የተለየ አደጋ እራሳችንን እንድንጠብቅ፣ እሱ እንዳይዘን፣ እንዳንሞት፣ እንዳንጎዳ የሚያደርገን ነገር ነው ማለት ነው። ስለዚህ የመጀመሪያውን ደረጃ ጥንቃቄ ከወሰድን በኋላ ቀጣይ ደግሞ ምንድን ነው ምናደርገው ነገር ምንድን ነው? መብራቱ ሲቆረጥ ምንድን ነው ምናደርገው? ከሱ መራቅ እና ህፃናት ካሉ ህጻናትን ከዛ ቦታ ማራቅ ስለ መብራት ጥንቃቄ መወሰድ ከማይችሉ ሰዎች ጋር ግንኙነት ፈጥሮ እነዛን ሰዎች ዞር ማድረግ ነው በመጀመሪያ። ይሄ ለምንድን ነው? የመጀመሪያ ደረጃ ጥንቃቄ ይባላል። እነዛ ሰዎች እንዳይጎዱ፣ እንዳይሰበሩ፣ ጉዳት እንዳይደርስባቸው። ምክንያቱም ህፃናት እና እነዚህ አንዳንድ የህብረተሰቡ ክፍሎች እንደዚህ አይነት ጉዳት ሲደርስባቸው በቶሎ እራሳቸውን ከዚህ ጉዳት ስለማይጠብቁ ይሄ ጉዳት ደግሞ ችግር ሊያመጣ ስለሚችል ይሄን ጥንቃቄ መወሰድ አለብን ማለት ነው። ስለዚህ መብራት ሲቆረጥ እነዚህ ቅድም ያልኳችሁን ሁለት ነገሮች እናደርጋለን። የመጀመሪያው ባልቦላ ማጥፋት ነው። ይሄ ባልቦላ ማጥፋት የምንለው ከዛ የሚመጣውን ሰውን የሚጎዳውን ሀይል፣ የመብራቱን ሀይል ያጠፋልን እና ስለዚህ ጉዳቱን ይቀንስልናል ማለት ነው። ሁለተኛ ደግሞ ምናደርገው ነገር ምንድን ነው? ህጻናትን ወይም ደግሞ ሌሎች እራሳቸውን መከላከል የማይችሉ ሰዎችን ከዛ አካባቢ እናርቃለን። ከዛ በመቀጠል ደግሞ ምንድን ነው ምናደርገው ነገር? ይህንን የመብራቱን መቆረጥ መጠገን የሚችል፣ መቀጠል የሚችል፣ ጥገና ሊሰጥ የሚችል ሰው እንፈልግ እና ያንን ሰው ምን እናደርጋለን? ይህንን የተቆረጠውን መብራት እንዲጠግንልን፣ እንዲሰራልን እና ደግሞ አስፈላጊውን ጥንቃቄ እንዲወሰድልን እናደርጋለን ማለት ነው። ይሄ ዋናው እና መሰረታዊው ነገር ነው ማለት ነው። እና መብራት ሲቆረት ከሚደረጉ ነገሮች መካከል ዋነኛው ነገር ባለሙያ ጠርቶ ያንን የተቆረጠውን ነገር እንዲያስተካክልን ማድረግ ነው ማለት ነው። ስለዚህ ያ የተቆረጠውን ነገር ካስተካከለልን በኋላ ሁሉም ነገር ዝግጁ ከሆነ በኋላ እንደ ቀድሞው በትክክል መስራት ከጀመረ በኋላ ምንድን ነው ምናደርገው? መብራቱን መጠቀም እንችላለን። ቀድም ደግም የወሰድናቸውን ህፃናት እንመልሳቸዋለን። ስለዚህ ሁሉም ነገር ሰላም ስለሆነ እንደፈለጉ መጫወት፣ መዝናናት ይችላሉ። ሁሉም ሰው ከአደጋ ነፃ ይሆናል፣ ሁሉም ሰው ከአደጋ የተጠበቀ ይሆናል። ስለዚህ በአጭሩ ይህንን ጥንቃቄ እወስዳለሁ። እኔ መብራት ሲቆረጥ ምን ታደርጋለህ የሚለው ጥያቄ አስፈላጊውን ነገር አደርጋለሁኝ፣ የተበላሸውን መብራት የሚጠግን ሰው አስመጣለሁኝ፣ ጥንቃቄ በደንብ እንዲደረግ አደርጋለሁኝ፣ መደረግ ያለበትን ነገር አደርጋለሁኝ

እሽ ጥያቄው ትንኞች በአካባቢው አሉ የሚል ነው። በመጀመሪያ ትንኞች ማለት በጣም ትንንሽ ከሚባሉ እንስሳቶች መካከል የሚመደቡ እንስሳቶች ናቸው። ትንኞች የምንላቸው እነዚህ ትንንሽ እንስሳት ከሚባሉት ውስጥ ዋነኞቹ እና ከሚጠቀሱት መካከል ናቸው ማለት ነው። ትንኞች የምንላቸው እነዚህ ትንኞች ምንላቸው ነገሮች እንዴት ነው የሚመጡት እንዴት ነው ወደ እኛ የሚመጡት ሚለውን ነገር ስንመለከት ብዙ ጊዜ እነዚህ ትንኞች ቆሻሻ ምናምን ባለበት አካባቢ እንደዚሁም ደሞ በደንብ ያልተጸዳ ንጹ ያልሆነ ቦታ አካባቢ የሚበዙ ነገሮች ናቸው። ማለት ነው እነዚህ ትንኞች የምንሏቸው እና እነዚ ትንኞች እነዚ ትንኞች በእኛ አካባቢ እንደየሁኔታው ሊኖሩም ላይኖሩም ይችላሉ። የሚኖሩበት ጊዜ ምን አይነት ጊዜ ላይ ነው? እነዚ ጥንኞች የሚኖሩት ቦታው ካልተጸዳ ንጹ ካልሆነ ቆሻሻ በሚሆንበት ሰዓት ላይ ያ አካባቢ ንጹ ካልሆነ ቆሻሻ ከሆነ ያ ቦታ እነዛ ትንኞች ወደዛ ቦታ ይመጣሉ ምክንያቱም እነዚ ትንኞች ቆሻሻ ባለበት አካባቢ ላይ ብዙ ሆነው በርካታ ሆነው ስለሚመጡ ማለት ነው። እና እነዚ ትንኞች ደሞ የማይመጡበት ጊዜ ምን አይነት ጊዜ ላይ ነው? ቦታው ንጹ ከሆነ ቦታው ከተጸዳ ቦታው ንጹ ከሆነ ያ ቦታ ደሞ ምንም አይነት ቆሻሻ ከሌለበት እነዛ ትንኞች በቀላሉ ምንጩን ዘግተንባቸው እናስወግዳቸው እንችላለን ማለት ነው። ወደ ጥያቄው ስመጣ ትንኞች በአካባቢው አሉ ለሚለው ጥያቄ አዎ ትንኞች በአካባቢያችን አሉ። ምክንያቱም ደሞ በእኛ አካባቢ ብዙ ጊዜ ቆሻሻ በየመንገዱ ስለሚጣል እነዚ ቆሻሻ በየመንገዱ ሲጣሉ ደሞ ምን ይፈጠራል? እነዚ ትንኞች ቶሎ ቶሎ ወደኛ የመምጣት እድላቸው ከፍተኛ ይሆናል ማለት ነው እና እነዚ ትንኞች እድላቸው ከፍተኛ ሚሆነው ደሞ እንዴት ነው ቆሻሻዎቹ በስትክክል ስላልተጸዱ ነው ማለት ነው። እና እነዚ ቆሻሻዎችን በስትክል ቢጸዱ ኖሮ እነዚህ ትንኞች በዛ ቦታ ላይ አይበዙም ነበር ማለት ነው። ሀሳቤን ለማጠቃለል ያህል ትንኞች በአካባቢው አሉ ለሚለው ጥያቄ ትንኞች የምንላቸው። ትንንሽ እንስሳት ከሚባሉት መደብ ውስጥ የሚጠቀሱ ሲሆን እነዚ ትንኞች የሚመጡትና የሚበዙት ደሞ ብዙ ጊዜ ንጹ ባልሆነ ባልተጸዳ ቆሻሻ በሆነ ቦታ ላይ እንደሆነ ግልጽ ነው ማለት ነው። ስለዚ እነዚ ትንኞች በአካባቢያችን አሉ ወይ ለሚለው አዎ በአካባቢያችን አሉ? ምክንያቱም ደሞ የኛ አካባቢ ያልተጸዳ የቆሸሸና ንጹ ያልሆነ ቦታ ስለሆነ ነው ማለት ነው። ስለዚ ለዚ መፍትሄው ደሞ ምንድነው? እነዚን ትንኞች በአካባቢያችን እንዳይኖሩ ለማረግ እነዚ ትንኞች በአካባቢያችን እንዲጠፉ ለማረግ ምንድነው መፍትሄው? እንዴት ልናጠፋቸው እንችላለን ወደሚለው ደሞ ጥያቄ ስንመጣ። እነዚን ትንኞች ለማጥፋት መጀመሪያ ማረግ ያለብን ነገር ምንድነው? እንደዚ ቆሻሻ ምናምን ትንኞች ሚበዙበት ቦታ ቆሻሻዎች ካሉ መወገድ አለባቸው ማስወገድ አለብን። እነዚን ቆሻሻዎች ምክንያቱም ደሞ እነዚ ቆሻሻዎች ስለሆኑ ዋና የትንኞቹ መሰብሰብ ምክንያት እነዚን ቆሻሻዎች ከዛ ቦታ ማስወገድ አለብን እነዚን ቆሻሻዎች ከዛ ቦታ ማጥፋት አለብን እነዚን ቆሻሾች ከዛ ቦታ መቀነስ አለብን። ቦታውን ንጹ ማረግ አለብን። ቦታው ትንኞች ማይበዙበት እንደሆነ አረጋግጠን ወደ ቀጣይ የህይወት ክፍል ማለፍ እንችላለን ማለት ነው። ስለዚ ትንኞች ከአካባቢ ትንኞቹም ከአካባቢያችን ለማጥፋት ማረግ ያለብን ነገር ምንድነው? ቆሻሻዎቹን ማጥፋት በየጊዜው ማጽዳት አላስፈላጊ የሆኑ ቆሻሻዎችን በየመንገዱ አለመጣልና የመሳሰሉትን ነገሮች መፈጸም ማድረግ። ከትንኞቹን ከአካባቢያችን እንድናሶግድ ጤናችንን እንድንጠብቅ ካላስፈላጊ ህመም እና ካላስፈላጊ የትንኞች ህመም ራሳችንን እንድንታደግ ቦታችን ደሞ በትንኞች እንዳይወረር ቆሻሻ እንዳይሆን ከሚያረጉልን ነገሮች መካከል ዋነኛው መፍትሄ ብለን የምናቀርበው ቆሻሻን ማስወገድ ነው ማለት ነው። ስለዚ ትንኞች ትናንሽ እንስሳቶች ናቸው። እነዚ ትንኞች በአካባቢያችን አሉ ምክንያቱም ደሞ ጽዱ ስላልሆነ ነው አካባቢያችን እነዚን ትንኞች ደሞ ለማጥፋት ምን ማድረግ አለብን ለሚለው ጥያቄ። ከዛ ቦታ ላይ ቆሻሻዎችን ማጽዳት ቦታውን ንጹ ማረግ ካላስፈላጊ የትንኞች ህመም እና ካላስፈላጊ የትንኞች በሽታ ራሳችንን እንድንጠብቅ ያደርገናል ማለት ነው

ጥያቄው መዘመር ትወዳለህ ወይ? የሚል ነው እሺ በመጀመሪያ መዘመር ማለት ምን ማለት ነው መዘመር ማለት መዝሙር መዝሙርን መዘመር ማለት ነው። በውስጣችን ያለን ግጥምን ከዜማ ጋር አንድ ላይ አድርጎ አንድ ላይ አዋህዶ መዘመር ማለት ነው። መዘመር ማለት መዘመር ትወዳለህ ወይ ለሚለው ጥያቄ? መዘመር ብዙ ጊዜ የሚወዱ ሰዎች ምን አይነት ሰዎች ናቸው። ድምፃቸው ቆንጆ የሆነ ድምፃቸው ለመዘመር የሚመች። ድምፃቸው ሰዎች እነሱ ሲዘምሩ በደንብ የሚደስ የሚላቸው በደንብ ትኩረት ሰጥቶ የሚሰሟቸው። በደንብ ደስ የሚሏቸው ከሆነ እነዛ ሰዎች መዝሙራቸው ይወደድላቸዋል ድምፃቸው ደስ የሚል ሰዎች መዘመርን ይወዳሉ። እኔ ደግሞ ከእነዛ ሰዎች መካከል አንዱ ነኝ። መዘመርን እወዳለሁኝ እዘምራለሁኝ መዘመርን ደግሞ እወዳለሁኝ። መዘመርን የወደድኩበት ምክንያት ደግሞ ምንድነው? ስዘምር ድምፄ በጣም ስለሚያምር ድምፄ ደስ ስለሚል። እንደዚሁም ደግሞ ስዘምር ብዙ ሰዎች ስለሚያበረታቱኝ ድምጽህ በጣም ነው የሚያምረው ድምጽህ በጣም ነው ደስ የሚለው። እባክህ ዘምርልን ስለሚሉኝ ብዙ ጊዜ መዘመር እወዳለሁኝ ማለት ነው። መዘመር ከወደድኩበት ምክንያት ሁለቱን ለመጥቀስ ያህል መዘመር የወደድኩበት የመጀመሪያው ምክንያቴ ምንድነው? ድምፄ ደስ ስለሚል እንደዚሁም ደግሞ ስዘምር ድምፄ ደስ ስለሚል ስለሚያምር ቆንጆ ስለሆነ። ነው ድምፄ መዘመር የምወደድኩት የመዘመር ምክንያት ሁለተኛው የመዝሙር የመዘመር መውደዴ ምክንያት ደግሞ ምንድነው? ስዘምር ብዙ ሰዎች ምን አይነት ድምጽ ነው ያለህ ድምጽ በጣም ያምራል ድምጽ በጣም ቆንጆ ነው። እባክህ ዘምርልን ስለሚሉኝ ብዙ ጊዜ መዘመረን እወዳለሁኝ ማለት ነው። ቅድም እንደተናገርኩት ድምጽ የሌላቸው ሰዎች ብዙ ጊዜ መዘመር አይወዱም ምክንያቱም ደግሞ ሲዘምሩ ድምፃቸው ስለማያምር። ድምፃቸው ካላማረ ደግሞ ሰዎች ይዘምሩ እነዛን እነዛን ሰዎች ድምጽ ደስ ካላላቸው ችግር ስለሆነ በዛ ምክንያት ድምጽ የሌላቸው ሰዎች ብዙ ጊዜ መዘመርን አይወዱም ማለት ነው። ነገር ግን ይሄ ማለት ድምጽ የሌላቸው ሰዎች አይዘምሩም ማለት ሳይሆን። እነዛ ድምጽ የሌላቸው ሰዎች ቀስ በቀስ ድምጽን በማስተካከያ መንገድ በተለያየ መንገድ በመጠቀም ድምፃቸውን እያስተካከሉ ድምፃቸውን እያሳመሩ ድምፃቸውን ውብ እያደረጉ እያስዋቡ በተለያየ መንገድ ሊጠቀሙ ይችላሉ ማለት ነው። እና እነዚህ ሰዎች ድምፃቸውን ካሳመሩ ድምፃቸውን ቆንጆ ካደረጉ ሌሎች ሰዎች እነሱን ሲሰሙ ምን አይነት ድምጽ ነው ያለው ይሄ ልጅ ምን አይነት ድምጽ ነው ያላት ይቺ ልጅ ካሉ። እነዛ ሰዎች ይሻሻላሉ ድምፃቸው ቆንጆ ይሆናል። ስለዚህ መዘመርን ትወዳለህ ለሚለው ጥያቄ አዎ እኔ መዘመርን እወዳለሁኝ። የወደድኩበት ምክንያት ደግሞ ሁለት ነው። የመጀመሪያው ድምፄ ስለሚያምር ድምፄ ቆንጆ ስለሆነ ድምፄ ሰዎችን ስለሚማርክ ነው። ሁለተኛው ደግሞ መዘመር የወደድኩበት ምክንያት መዘመር የኔ ስጦታ ስለሆነ መዘመር የኔ አንዱ አካል ስለሆነ ስዘመር እግዚአብሔርንም ስለማስደስት ሰዎችም ድምፄ አሪፍ ነው ስለሚሉኝ። በእነዚህ ምክንያት መዘመርን ወድጃለሁ መዘመር ደስ ይለኛል። ከሚዘምሩት መካከልም አንዱ ነኝ ማለት ነው። መዝሙር እንደነገርኳችሁ ግጥምን ከዜማ ጋር አንድ ላይ ተደርጎ የሚዋሃድ ዜማ ነው ማለት ነው። መዝሙር የምንለው ነገር መዝሙር በተለያዩ ሰዎች ሊዘመር ይችላል በተለያየ ቋንቋ ሊዘመር ይችላል። መዝሙር አንድ የሚያደርገው ነገር ሁሉም ቦታ ያለ ነገር ነው። በቋንቋ ልዩነት ቢኖርም ነገር ግን ሰዎች በተለያየ ቋንቋ ያዜማሉ ይዘምራሉ የተለያየ ነገር ያደርጋሉ ማለት ነው። ስለዚህ መዘመር ትወዳለህ ለሚለው ጥያቄ አዎ መዘመር እወዳለሁኝ። ከሚዘምሩት መካከልም አንዱ ነኝ። ወደፊትም ደግሞ እዘምራለሁኝ እስከዛሬም እየዘመርኩኝ ነበረ። ብዙ ሰዎች ደግሞ መዝሙር መዘመርህን ቀጥል ቆንጆ ድምጽ ነው ያለህ ስለሚሉኝ። መዘመርን ወድጃለሁ መዘመርን እቀጥላለሁ። እንደዚሁም ደግሞ ወደፊትም እዘምራለሁ ጓደኞቼም ይዘምራሉ እኔም እዘምራለሁ። ታናናሽ ወንድሞቼ ታላላቅ እህቶቼ ይዘምራሉ።

እሺ ጥያቄው ልብሶችህ በስርዓት የተቀመጡ ናቸው ወይ ይላል። የኔ ልብሶች በመጀመሪያ ልብስ የምንለው ነገር። የሰውን ልጅ አካሉን የሰውን ልጅ አካሉን የምንሸፍንበት በተለያየ አይነት ቅርጽ በተለያየ አይነት ቀለም በተለያየ አይነት ውበት የሚቀርብ የሳውን አካል የምንሸፍንበት እቃን ነው ወይም ደግሞ ልብስ ይባላል ማለት ነው። ልብስ በተለያየ ቦታ ላይ ሊሸጥ ይችላል በተለያየ ቦታ ላይ ሊገዝ ይችላል። ብዙ አይነት ልብሶች አሉ። ውድ ልብሶች አሉ እርካሽ ልብሶች አሉ። በቅናሽ ዋጋ የምናገኛቸው የሀብታም ልብሶች አሉ የደሃ ልብሶች አሉ። መካከለኛ ገቢ ያላቸው ሰዎች ልብሶች አሉ ጥራታቸውን የጠበቁ ልብሶች አሉ። እንደዚሁም ደግሞ ጥራታቸውን የቀነሱ ልብሶች አሉ። የኔ ልብሶች ደግሞ የሚመደቡት ጥራታቸውን ከጠበቁት በጣም ጽዱ ከሆኑት ቆንጆ ከሆኑት አሪፍ ከሆኑት በጣም ጥሩ። እቃ ጥሩ ልብስ ከሆኑት መካከል ነው። የኔ ልብሶች የሚመደቡት። ልብሶችህ በስርዓት የተቀመጡ ናቸው ወይ? ለሚለው ጥያቄ መልስ እንዲሆነኝ አዎ የኔ ልብስ በስነ ስርዓት በስትክክል በስርዓት የተቀመጡ ናቸው። ይሄን ያደረኩበት ምክንያት ደግሞ ምንድነው? በዙሪያዬ በእናትና ከአባቴ የተማርኩት ትምህርት ምንድነው? በስትክክል ስራ ስርዓት ይዞ ኑሮ መኖር። አሪፍ የሆነ የተስተካከለ ነገር ስርዓት ያለው ነገር ይዞ መኖርን ከእናትና ከአባቴ የወረስኩት። እንደ ባህል እንደ ትውፊት የወረስኩት ነገር ስለሆነ። ይሄንን ደግሞ በመጠቀም ምን አደርጋለሁኝ ከእነሱ በመልመድ ከእነሱ ልምድ ወስጄ ምን አደረኩኝ። ልብሶቼን በስትክክል በስነ ስርዓት ማስቀመጥ ተማርኩኝ። ለመድኩኝ ስለዚህ ከእነሱ በወረስኩት መሰረት ነው እንደዚህ በስትክክል የማስቀምጠው ልብሴን። እንደዚሁም ደግሞ ብዙ ጊዜ ጠዋት ጠዋት የአካል እንቅስቃሴ ስለማደርግ ልብሶቼን በስትክክል ነው የማስቀምጣቸው ዝርክርክ አላደርጋቸውም። በስትክክል ነው የማስቀምጣቸው ቆንጆ አድርጌ አስተካክዬ በስነ ስርዓት ሳላበላሸው ነው የማስቀምጣቸው ልብሶቼን። ሲታይ ማራኪ ነው ሲታይ ደስ ይላል። በስነ ስርዓት የተቀመጠ ነገር። አንቸገርም ለመውሰድ ስንፈልግ ቀስ ብዬ ፈልጌ ለመውሰድ አልቸገርም ቶሎ አገኛለሁ። ስለዚህ በዚህ ምክንያት ልብሶቼን በስነ ስርዓት አስቀምጣለሁ። ይሄ የሆነበት ምክንያት ደግሞ እንደምታውቁት ልብስን በስነ ስርዓት ማስቀመጥ። ለብዙ ብዙ ጥቅሞች አሉት። ከእነዛ ጥቅሞች መካከል ከእነዛ ጥቅሞች መካከል የመጀመሪያው ሲታይ ማራኪ ነው። ደግሞ እቃዎችን ስንፈልግ ልብሶችን ስንፈልግ በስነ ስርዓት ከተቀመጠ የት እንዳስቀመጥን ስለምናውቅ ቀስ ብለን ሄድን ከዛች ጋር ያንን እቃ መውሰድ እንችላለን ያንን ልብስ መውሰድ እንችላለን። በቀለማቸው በስፋታቸው በ አሁን ለምሳሌ ሱሪን ለብቻ ጃኬትን ለብቻ አልባሳቶችን የተለያዩ አልባሳቶችን ለብቻ ለብቻ አድርገን እናስቀምጣለን። ይሄ ደግሞ ጥሩ ጥሩ ነገር ነው ማለት ነው። እነዚህን ከላይ የሚለበስትን ለብቻ ካደረግን ከታች የሚለበሱትን ለብቻ ካደረግን ግር አይለንም። እኛ እናስቀምጣለን ስለዚህ በስተክል ካስቀመጥን ደግሞ እነዚህን ነገሮች በስትክክል ካስቀመጥን ሄደን በስነ ስርዓት ከተቀመጠበት ቦታ ሄደን መውሰድ እንችላለን። እነዛን ከወሰድን በኋላ ደግሞ ማስቀመጥ እንችላለን የፈለግንበት ቦታ ላይ እናስቀምጣችኋለን። ስለዚህ በስነ ስራት የተቀመጠ ልብስ ለተለያየ ነገር ይጠቅመናል። አይምሮአችንን ቀለል ብለን እንድንውል ያደርገናል። በስነ ስርዓት ማስቀመጥ የህይወታችን ልምድ እንዲሆን ለብዙዎች ምክር እያጋራሁኝ ነው ያለሁት። ብዙ ጊዜ ልብሳችንን በስትክክል ማናስቀምጥ ከሆነ ስነ ስርዓት ማናስይዝ ከሆነ ጥሩ ነገር ስለማይሆን። እዚህ ምክንያት ብለን ብዙ ጊዜ ልብሳችንን በስነ ስርዓት የማስቀመጥ ልምድ እንዲኖር ለጓደኞቼም ለተናናሾቼም እያስተማርኩኝ እገኛለሁ። በአሁን ሰዓት ላይ ልብስን እንዴት በስነ ስርዓት ማስቀመጥ እንደሚቻል ልብስን እንዴት በስርዓት እንደምናስቀምጥ ብዙ ጊዜ ያስተማርኩኝ እኔ ያለሁት። እና ልብሶችህ በስትክክል በስነ ስርዓት የተቀመጡ ናቸው ወይ? ልብሶችህ በስርዓት የተቀመጡ ናቸው ወይ? ለሚለው ጥያቄ አዎ በስርዓት የተቀመጡ ናቸው። ጥራት ያላቸው ልብሶች ናቸው። ከአባትና ከእናቴ የወረስኩት ባህል ነው። ይሄንን ልብስ በስነ ስርዓት በስርዓት የተቀመጠ ማድረግ

የጥያቄው የጎረቤቶችህን ድምጽ ትሰማለህ ወይ የሚል ጥያቄ ነው፤ ጎረቤት ማለት በመጀመሪያ ምን ማለት ነው አጠገባችን ያለ ቤት ውስጥ የሚኖሩ ሰዎች አሁን ለምሳሌ አንድ ቤት ካለ ከዛ ቤት አጠገብ የሚኖሩ ሰዎች ያሉበት ቤት እዛ ውስጥ የሚኖሩ ሰዎች ጎረቤት ይባላሉ ማለት ነው ወይም ደግሞ አንድ ሰፈር ውስጥ ያሉ ሰዎች አንድ ሰፈር ውስጥ ተሰብስበው የሚኖሩ ሰዎች ምን ይባላሉ እርስ በእርስ ጎረቤት ይባላሉ ማለት ነው እና የጎረቤቶችህን ድምጽ ትሰማለህ ወይ ለሚለው ጥያቄ ብዙ ጊዜ የኛ ቤት ትልቅ ስለሆነ የጎረቤት ድምጽ አልሰማም፤ ምክንያቱም ደግሞ የኛ ቤት ትልቅ ስለሆነ ከእነሱ ቤት ወደ እኛ ቤት ድምፃቸው ብዙም አይሰማም፤ ስለዚህ ደግሞ ድምፃቸው ስለማይሰማ ደግሞ እኔ የነሱን ድምጽ አልሰማም፤ ብዙ ጊዜ አልረበሽም እንደዚሁም ደግሞ ጎረቤቶቼ ጎረቤቶቼ ብዙ ጊዜ ወ ስራ ቦታ ስለሆነ የሚውሉት ስራ ስላላቸው ስራቸው ደግሞ ሌላ ቦታ ሩቅ ቦታ ስለሆነ እነሱ እዛ ስለሚውሉ እኔ የነሱን ድምጽ አልሰማም፤ ብዙ ጊዜ የነሱን ድምጽ የጎረቤቶቼን ድምጽ አልሰማም ግን አንዳንድ ጊዜ ቅዳሜና እሁድ ላይ እነሱ ቤት በሚውሉበት ሰዓት ላይ ድንገት ድምፃቸውን ከፍ አድርገው የሚነጋገሩ ከሆነ ወይም ደግሞ ጩኸት ያለው ስራ የሚሰሩ ከሆነ ድምፃቸውን አንዳንድ ጊዜ የምሰማበት አጋጣሚዎች አሉ፤ ነገር ግን ብዙ ጊዜ የነሱን ድምጽ እኔ አልሰማም የነሱን ድምጽ ሰምቼም አላውቅም፤ በብዛት አንዳንድ ጊዜ ብቻ ቅዳሜና እሁድ ከስራ ሲመለሱ ወይም ደግሞ ስራ ሳይኖራቸው ሲቀር ጩኸት ያለው ነገር ሲያደርጉ ሲያወሩ ምናምን ድንገት ከሰማሁኝ ነው እንጂ እኔ ብዙ ጊዜ ድምፃቸውን አልሰማም የጎረቤቶቼን ድምጽ አልሰማም። እና በአጭሩ ምንድነው ሀሳቤን ጠቅለል አድርጌ ስናገር ጎረቤቶቼ መልካሞች ናቸ፤ ጥሩ አሳቢዎች ናቸው አንድ ችግር ቢደርስብኝ ቀድሞ የሚደርሱልኝ እነሱ ናቸው እና ስለ ጎረቤት ይህን ያህል ካልኩኝ ስለ ጎረቤት ይህን ያህል ካወራሁ ስለ ድምጽ የምንለው ነገር ደግሞ ከአፍ ውስጥ የሚወጣ የሚሰማን ነገር ማለት ነው እና የጎረቤት ድምጽ የሚለውን ስንገጣጥመው ከጎረቤቶቻችን አፍ የሚወጣ የሚሰማ ነገር ማለት ነው እና ይሄ ሲያወሩ ሊሆን ይችላል፤ ሲነጋገሩ ሊሆን ይችላል፤ በተለያየ እንቅስቃሴ ሲያደርጉ ሊሆን ይችላል እና በተለያየ አጋጣሚ እንደዚህ ሊፈጠር ይችላል እንደዚህ በሚሆንበት ጊዜ የጎለቤቶቼን ድምጽ እሰማለሁ፤ አንዳንዴ ቅዳሜ እና እሁድ በሚሆንበት ሰዓት ነው እንጂ እኔ ብዙ ጊዜም አልሰማም፤ ቤታችንም ትልቅ ስለሆነ አይሰማኝም የሚያወሩት ነገር እና እነሱ የሚያወሩት ነገር ብዙ ጊዜ ከተሰማኝም ምናልባት ድንገት ድምፃቸውን ከፍ አድርገው ሲያወሩ ሲወያዩ ምናምን ካልሆነ በስተቀር እኔ ድምጽ የምሰማበት ጊዜ በጣም አናሳና ጥቂት የሆነ ነው፤ ሀሳቤን ለመጠቅለል ያክል እነሱ ጎረቤቶቼ የሚያወሩት ነገር ብዙም ጊዜ አይሰማም ጎረቤት ማለት በአንድ ሰፈር ውስጥ የሚኖሩ የሰዎች ስብስብ ነው ብለናል እና እነዚህ ጎረቤት ስብስብ ሲያወሩ ድምጽ ሲያሰሙ የመሳሰለውን ነገር ደግሞ ትሰማለህ ወይ ነው ጥያቄው የጎረቤትህን ድምጽ ትሰማለህ ወይ የሚለው ነው የእኔ መልስ ደግሞ የመለስኩት ምንድነው አንዳንድ ቀን ካልሆነ በስተቀር እንደ ቅዳሜና እሁድ ያሉ ቀኖች ካልሆነ በስተቀር እኔ የጎረቤቶቼን ድምጽ ብዙ ጊዜም አልሰማም የጎረቤቶቼን ድምጽም ብዙ ጊዜ አልሰማም አንዳንድ ጊዜ ካልሆነ እና ስለዚህ በአጭሩ መልስ ለመመለስ ያህል አንዳንድ ጊዜ ብቻ ነው የነሱን ድምጽ የምሰማው የጎረቤቶቼን ድምጽ ብዙ ጊዜ አልሰማም ለማለት ያክል ነው እና በአጭሩ የጎረቤትን ለመስማት በጣም መቀራረብ ያስፈልጋል ብዙ ቅርርብ ሊኖረን ያስፈልጋል፤ መቀራረብ አለብን ብዬ አስባለሁ፤ እና ብዙ ጊዜ የጎረቤት ድምጽ ምናምን ሲሰማ ነው እንደዚህ አይነት ነገር የሚከሰተው